በመንገድ ላይ ምግብ ትበላለህ የሚል ነገር አለ ያው በመንገድ ላይ የተለያዩ ሞግቦችን የምንገዛበት ሁኔታ አለ። እነኚህ ምግቦች ለሰውነታችን ጠቃሚ ሊሆኑ ይችላሉ ወይም ደግሞ ለመዝናኛ የምንጠቀምባቸው ምግቦች ሊሆኑ ይችላሉ። እና እነኚህ ምግቦች በአሪፍ ሁኔታ የምገዛበት ሁኔታ አለ። እኔ አሁን በጣም ብዙ ምግቦችን መንገድ ላይ ስሄድ ምገዛበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። እነዚህ ምግቦች የተለያየ ጥቅም አላቸው። የጥቅሞች ውስጥ በጣም ብዙ የሰው ልጅ መንገድ ላይ እየሄደ ለምሳሌ አንድ ጓደኞች ሆነው መንገድ ላይ ስሄድ ለምሳሌ ምግብ የሚገዙበት ሁኔታ ይኖራል። እና ምንድነው? እነኚህ ምግብ የምገዛባቸው ሁኔታዎች በጣም ይለያያል። ለምሳሌ ከሆነ መንገድ የሆነ መንገድ መንገድ መኪና ይቆማል የሆነ ቦታ መንገድ ላይ ማለት ነው። ከዛ ምግብ ምንመገብበት ሁኔታ ይኖራል። እና በጣም በመንገድ ላይ ምግብ እገዛለሁና ከዛ ለምሳሌ መኪና እየሄድና አሁን እንዳነሳሁት ለብቻቸው የተቀመጡ አንዳንድ ምግብ ቤቶች ይኖራሉ። እና እዛ ሄደን የምንገዛበት ሁኔታ ይኖራል ምግብ ማለት ነው። ከዛ ገዝተን በልተን ዘና ብለን መንገድ አረፍ ብለን ከዛ ደግሞ ቀጣይ ጉዞአችን የምንቀጥልበት በጣም ብዙ ጊዜ ያለው። በቅርብ ጊዜ እንኳን እኔ ካለሁበት የገጠር ከተማ ተነስቼ ወደ ዞን ከተማ በሚሄድበት ጊዜ። በቅርብ ላይ መንገድ ላይ ወርደን የሆነ ካፍ ያለና እዛ ይለን መንገድ ላይ መኪና ቆሞልን እዛ ሄደን ተመግበን። ምግብ በልተን ወተት ጠጥተን በቃ አለ የተባለውን ነገር በሙሉ እንትን ብለን ውሃ ገዝተን መንገድ ላይ ማለት ነው። እና የሚበላውን ምግቡን በልተን የሚጠጣውን እርጎውን ጠጥተን የሄድንበት ሁኔታ አለ። እና በጣም በብዙ መልክ ስናነሳው ብዙ ነገሮች አሉት የሚለውን ነገር ማንሳት እፈልጋለሁ። በጣም ብዙ መንገድ ላይ ምግብ የምገዛበት ሁኔታ አለ። እና በጣም ብሎ ምግቦች መንገድ ላይ እገዛለሁ የሚለውን ነገር ማንሳት እፈልጋለሁ። አዎ በሚገባ ነው የምገዛው ምክንያቱም። አንዳንዴ ደግሞ ምንድነው ቤተሰብ ለልጆቹ ምግብ ከመንገድ ላይ አስቶዞ የሚሄድበት ሁኔታ ይኖራል። ልክ ከመንገድ ላይ እየሄደ ትዝ ይለውና ይሄን ነገር እኮ መግዛት አለብኝ ለልጆቼ ምናምን ይልና ከዛ ያንን ምግብ ይገዛና ለልጆቹ ይዞ የሚሄድበት ሁኔታ ይኖራልና። በብዙ መልኩ እነዚህ ምግቦች ለቤተሰቡ ዞም የሚሄድበት ሁኔታ ይኖራል። ወይ? ለልጆቹ ለልጆቼ ቆይ ይህን ምግብ በልተን ቆምሎ ልንል ልጆቼ አስቦ ዘው ወደ ቤት አይ ወደ ብዙ የሚገባበት ሁኔታ አለና። በጣም በብዙ መልኩ ምግብ የሚመገቡ ሰዎች አሉና የተለያዩ ምግብ መንገድ ላይ እየገዛን እኔም ከእነኛ መንገድ ላይ እየገዙ ከሚመገቡ ሰዎች ውስጥ አንዱ ነኝ። የሚለውን ነገር አጽንኦት መስጠት እፈልጋለሁ። በብዙ መልኩ የተለያዩ መንገድ ላይ የሚገዙ መገቦችን በአግባቡ መገብ ያስፈልጋል። እነዚህን መገቡ ደግሞ በአግባቡ የተመገብኩ ነው የምገኘው የሚለውን ነገር ማንሳት እፈልጋለሁ። በመንገድ ላይ የምንመገባቸው ምግቦች ደግሞ ንጽህናቸው በተለይ ይህን መጠበቅ ማየት አለብን የሚለውን ነገር ማንሳት እፈልጋለሁ። አብዛኛው ዝም ብሎ መንገድ ላይ መምጭቸው የማይታወቅ ምግቦች ይኖራሉ። እና እነኚህ ምግቦች ጥንቃቄ ማድረግ ያስፈልጋል። ብክለት የተበከሉ ምግቦች ሊሆኑ ይችላሉ ንጽህናም አልጠበቀም ሊሆኑ ይችላሉ። እና በተቻለ አቅም ጥንቃቄ ማድረግ ይኖርብናል። በመቅመስ በማሽተት መሰረታዊ ምላሽ ነገሮች ሰውየውን በመጠየቅ የምናገኘውን መረጃ ማረጋገጥ ያስፈልጋል። የሚለውን ነገር ማንሳት እፈልጋለሁ ከምንም ነገር ከምግብ ከምንም ነገር በላይ ጤና ይበልጣልና። ጤናችን ለመጠበቅ ደግሞ የምንመገበው ምግብ ማመጣጠን መቻል አለብን። ትክክለኛ ጤናማ የሆነ ምግብ መመገብ መቻል አለብን። እኛ ሰዎች ነን። ስለዚህ መኪና ያለ ነዳጅ እንደማይሄደው እኛም አለመግባን እንሄድ የምንመገበው ምግብ ግን በመምረጥ ጥራት ያላቸው ምግቦች በመመገብ ለብዙ ሰዎች በር መክፈት እንችላለን። ብዬ አስባለሁ። እና በብዙ መንገድ እነዚህን ነገሮች ብንሰራ ምግብ ለሌሎች መግዛት የምንችል ወይም ደግሞ ብንገዛ መንገድ ላይ ምንም ችግር የለውም። ልጽናችን የጠበቁ ምግቦች ጥራት ያላችሁ ምግቦች ከሆኑ ማንም ላይ ተጽዕኖ አያደርሱም። ስለዚህ ተጽዕኖ አደረሱም ማለት ደግሞ የምንፈልገውን መግዛት ማግኘት እንችላለን። የምንፈልገውን ነገርም መጠቅም እንችላለን ማለት ነው። እና እንደውም በቅርብ አንዳንዴ ብዙ ጊዜ መንገድ ላይ የምሄድበት ጊዜ ይኖራል። እና መንገድ ላይ በምሄድበት ጊዜ መንገድ ላይ የሚገቡ ልጆች ይኖራሉ። ቆሎ ይዘው ንፍሮ ይዘው የስንዴ ሊሆን ይችላል አይሸምብራ ሊሆን ይችላል። የገበስ ሊሆን ይችላል። ቆሎ ይዞ እንደው ደግሞ የተለያየ ቆሎ አይነቶችን ይዘው ወይ ሽምብራ ሊሆን ይችላል። ከዛ ያንን ምግብ ይዘው መኪና ውስጥ ይገባሉ። ከዛ እኛ ደግሞ መኪና ውስጥ እየገዛን እየበላን እየቃመን ወንድሮምኮን እየበላን ኦሮምኮን እየቃመን እየበላን እንሄዳለን ማለት ነው። እና መንገድ ላይ በጣም ብዙ የምግብ አይነቶችን ገዝቼ አውቃለሁ። ከጁስ እስከ ውሃ ከውሃ እስከ ምግብ እንጀራ የሚባሉ ነገሮች በሚገባ መመገብ የሚባሉ ነገሮች በሚገባ ሁሉ ገዝቼ በላሁበት ጊዜ ያለው የሚለውን ነገር ማንሳት እፈልጋለሁ። እና ያው እኛ ሰውዬ ስለሆንን ገዝተን ነው የምንመገበው። እንደው አንዳንዱን ነገር ገዝተን ነው የምንመገበው የሚለውን ነገር አጽንኦት መስጠት እፈልጋለሁ። ምግብ ደግሞ ከምንም ነገር በላይ አስፈላጊ እንደመሆኑ መጠን በተቻለ አቅም ምግብ ምንበላው ምግብ ጥራቱን መጠበቅ አለብን። ጽንናው መጠበቅ አለበት። ምንም በመንግል ላይ ቢገዛ የሚለውን ነገር አጽንኦት መስጠት እፈልጋለሁ። እና በተቻለ መገባችንን መምረጥ አለብን። የሚለውን ነገር ማንሳት እፈልጋለሁና አብዛኛው ሰው በመንገድ ላይም ሳይገዛ የሚሄድበት ሁኔታ አለ። ብዬ አላስብም። ለበተለይ ረጅም ርቀት የሚሄድ ሰው ምግብ ገዝቶ መንገድ ላይ ሳይመገቡ የማይቀር ጉዳይ ነው። ያው አብዛኛው ሰው እንደዛ ያደርጋል ብዬ ነው የማስበው። ማለት ነው።

ቀጣይ ሰው ደሞ ወደ ስራ በሰአቱ ትደርሳለህ ወይ የሚል ነገር አለ ያው ወደ ስራ በሰአቱ ምንደርስበት ሁኔታም ይኖራል። በሰአቱ ማንደርስበት ሁኔታም ይኖራል ማለት ይለያያል ከሰው ወደ ሰው ሚለያይበት ሁኔታ አለ። እና ከዛ አንፃር ነው አሁን ይሄንን የሀሳብ እያነሱ ያለውት እና ወደ ስራ በሰአቱ ምደርስበት ሰፊ ሁኔታ አለ በጣም ብዙ ጊዜ። ወደ ስራ ምደርስባቸው ሰአቶች ይኖራሉ በጣም ብዙ ሰአቶችን ወደ ስራ ምደርስበት ሁኔታ ይኖራል። ስራዬን ሰርቼ ወደ ስራ በምገባበት ሰዓት በጣም ብዙ ስራዎችን ሰርቼ ነው ወደ ስራ ምገባው ሚለውን ነገር ማንሳት እፈልጋለው ማለት ነው። እና በጣም በብዙ መልኩ ወደ ስራ ወደ ስራ በሰአት ትደርሳለህ ወይ ካልከኝ? በተቻልኩት አቅም በሰአቱ ለመድረስ ነው ምሞክረው። አብዛኞቻችን ስራ በቃ በጣም ስለ ስራ በጣም እያነሳው እንደሆነ ይገባኛል። በርግጥ ግን ያው ምንድነው ስራ በጣም የህልውና ጉዳይ ስለሆነ ነው እያንዳንዱን ነገር ሳንሰራ። ማይገኝ ነገር ነው። እና መስራት የግዴታችን ነው ምንሰራውን ነገር ደሞ ማወቅ መቻል አለብን። ምንድነው እየሰራው ያለውት ምን እያረኩ ነው? ወዴት እየሄድኩ ነው ሚለውን ነገር በጥንቃቄ ማወቅ ያስፈልጋል። እና ይሄንን ደሞ ስናቅ ወዴት እንደምኔድ አቅጣጫችን እናቃለን ህይወታችን ወዴት እየተወሄደ እንደሆነም ወዴት እየተመራን እንደሆነ ማወቅ እንችላለን። እና በብዙ መልኩም ወደ ስራ በሳቱ ምንደርስበት ሁኔታ አለ ሚለውን ነገር ማንሳት እፈልጋለው። እና ወደ ስራ በሰአት ትደርሳለ? አው በሚገባ በሰአት እደርሳለው ሚለውን ነገር ማንሳት እፈልጋለው። በሰአቱ ደርሼ ስራዬን ማከናውንበት ሁኔታ ይኖራል። ምክንያቱም በእኛ ሙያ ውስጥ እንደሚታወቀው አንድ ደቂቃ እንኳን ዋጋ ይኖራታል በህይወትህ ውስጥ ማለት ነው። እያንዳንዷ ደቂቃ ዋጋ ይኖራታል። ድንገተኛ ነገር ቢመጣ ያንን ነገርን ለመቆጣጠር ወይም ደሞ እንትን ለማለት ምን ያስፈልጋል? ዝግጁ መሆን ያስፈልጋል ጥንቃቄ የተሞላበት ዝግጁነት ያስፈልጋል። እና ዝግጁ ሆነን መስራት ያለብንን ስራ መስራት መቻል አለብን ሚለውን ነገር አጽንኦ መስጠት ያስፈልጋል። ምክንያቱም እያንዳንዱን ነገር መስራት ይጠበቅበታል መስራት ያለብን ነገር በሚገባ እንሰራለን። ማከናወን ያሉብን ነገሮች በሚገባ እናከናውናለን። እያንዳንዷ ነገር እንደ ቀልድ ሳይሆን አጽንኦት ሰተን ምንሰራበት ሁኔታ ይኖራል ማለት ነው። እና ሁሉንም ነገር ማጤን ያስፈልጋል ማሰብ ያስፈልጋል። ማከናወን ያሉብን ነገሮች ይኖራሉ እነኛን ደሞ ማከናወን ያስፈልጋል። ሚለውን ነገር አጵንኦ መስጠት እፈልጋለው። እና ወደ ስራ በሰአቱ ትደርሳለህ? ካልከኝ አዎ ወደ ስራ በሰአቱ ምደርስበት ሁኔታ አለ ማልደርስበት ሁኔታ ይኖራል ማለት ነው። እና በብዙ መልኩ ወደ ስራ ምንደርስበት ሁኔታ ይኖራል። ማንደርስበት ሁኔታ ይኖራል ማለት ነው። እና አንዳንዴ ወደ ስራችን በአግባቡ ምንደርስበት ሰዓታችን ጠብቀን ወደ ስራ መድረስ ያሉብኝ ጊዜያቶች ይኖራሉ። እነኚን ወደ ስራ መድረስ ያሉብኝ ጊዜያቶች ደሞ በአግባቡ ተጠቅመን ወደ ስራ በሰአቱ መድረስ ይኖርብናል። ምክንያቱም እያንዳንዱን ነገር መስራት በሰአቱ እዛ ቦታ ላይ መገኘት ይኖርብናል። ምክንያቱም በብዙ መልኩ ስራ ነው ስራ ብለን እንዲ እስከመጣን ድረስ ደሞ በቦታችን ተገኝተን መስራት ያሉብን ስራዎች በሰአቱ ተገኝተን መስራት ያለብን ነገሮች መስራት አለብን። ለምሳሌ በምችል አቅም አንገብጋቢ ጉዳይ ወይ ደሞ የሆነ ካቅም በላይ የሆነ ችግር ካልገጠመኝ በስተቀር በቻልኩት አቅም በጊዜ ደርሼ። መስራት ያለብኝን ነገር መስራት ነው ምፈልገው ማለት ነው። እና ከዛ አንፃር ነው ምሰራው። ስለዚ ግን ከዛ አንፃር መስራት ያሉብኝ ነገር ወይ ማከናወን ያሉብኝ ነገሮች በሚገባ አከናውናለው መስራት ያለቡኝን ነገር በሚገባ እሰራለው ሚለውን ነገር ማንሳት እፈልጋለው ማለት ነው። እና እያንዳንዱ ምሰራው ነገር በብዙ መልኩ ማከናወን ያለቡኝ ነገሮች አከናውናለው። ሚለውን ነገር አጽንኦት መስጠት እፈልጋለው ማለት ነው። እና በብዙ መልኩ መስራት ያሉብኝ ነገሮች እያንዳንዳቸውን እሰራለው ሚለውን ነገር ማንሳት እፈልጋለው ማለት ነው። እና ስራ በጣም መሰረታዊ ነገር ነው። እያንዳንዱን ስራ ለመስራት ምን ያስፈልገናል ምንሰራውበት? የራሱ የሆነ ሚያስፈልጉን ነገሮች ይኖራሉ ማለት ነው። እና መስራት ያለቡን ነገሮች እያንዳንዳቸውን በአግባቡ በሰአቱ ተገኝተን መስራት መቻል አለብን። እና ወደ ስራ በሰዓ ትደርሳለህ? ካልከኝ አዎ በሚገባ በሰአቱ እደርሳለው ደርሼም ደሞ መስራት ያሉብኝን ስራዎች መስራት እችላለው ሚል ሀሳብ አለኝ። እና ብዙ ጊዜ ወደ ስራ በሰአቱ ደርሰን ምንሰራ ከሆነ ደሞ የተሻሉ ነገሮችን መስራት እንችላለን ብዬ አስባለው። እና እነኚን ስራዎች ደሞ ለመስራት ሚያስፈልጉ መሰረታዊ ምንላቸው ነገሮች ይኖራሉ። እና እነኚ ነገሮች በአግባቡ መስራት ይኖርብናል ማለት ነው። እና በምንችለው አቅም ነገሮችን በመስራት እንትን ማለት አንድ እርምጃ ወደፊት ማራበድ ይኖርብናል። በሰአት መድረስም ደሞ እያንዳንዱ ስራ ላይ ሰራተኛ እስከሆንን ድረስ እኛን ሚጠብቅ ስራ እስከመሆኑ ወጠን እንደመሆኑ ወጠን መስራት ያሉብኝን ስራዎች በሚገባ መስራት አለብኝ ሚለውን ነገር ማንሳት እፈልጋለው። ማለት እና በብዙ መልኩ መስራት ያሉብኝን ነገሮች እሰራለው። ማከናወን ያሉብኝን ነገሮች አከናውናለው ሚለውን ነገር አጽንኦት ምሰጠው ነገር ነው። እና ወደ ስራ በሰአቱ ትደርሳለህ? ወይ ካልከኝ? አዎ በቻልኩት አቅም በሰአቱ ስራዬን ደርሼ ማከናወን ነው መስራት ያለብኝ ነገር ማከናወን ያለብኝ ነገር መተግበር ያለብኝ ነገር በሚገባ እንዳለ ተገብራለው። ስራዬንም በጥሩ ሁኔታ እሰራለው ሚለውን ነገር ማንሳት እፈልጋለው ማለት ነው። እና ያው እንደሚታወቀው ስራ ያስከብራል ያኮራል ስለዚ ስራችንን በአግባቡ ስንሰራ ውጤታማ እንሆናለን። ያው ምናልባት የግል ስራ እንዳለመሆኑ መጠን ምናልባት ውጤታማ ላንሆን እንችላለን ሚልም ሀሳብ ይኖራል። በርግጥ ምክንያቱም ከደሞዝ አንፃር ካየነው ነገር ግን በቻልኩት አቅም ወደ ስራ በሰአት ደርሼ ስራዬን እሰራለው ማለት

የቪዲዮ ጥሪ ታደርጋለህ ወይ የሚል ሀሳብ አለ? የቪዲዮ ጥሪ አዎ ብዙ ጊዜ የማደርግበት ሁኔታ አለ። ምክንያቱም በጣም ብዙ በተለይ የሰው ልጅ ነው እና የሰው ልጅ ደግሞ ከተለያዩ አለም ክፍሎች የምኖር የተለያየ ሀገር በረቀት ላይ የምንገናኝ ሰዎች እንኖራለን። እና እነኝ በርቀት ላይ የምንገናኝ ሰዎች ደግሞ አንድ ቦታ በምንሰበሰብ ጊዜ በጣም ብዙ ነገሮችን እናውቃለን ነገር ግን አንዳንዴ አንድ ቦታ መሆኑን የማንችልባቸው ሰፊ ሁኔታዎች ይፈጠራሉ። በጣም ተለያይተን ሩቅ ለሩቅ የምንሆንበት ሁኔታ ይፈጠራል። እና እነኚህ ሁሉ ነገሮች ምንድነው የምናደርገው? ሩቅ ለሩቅም ሆነን እዛው ባሉበት ሁኔታ የምንረቅበት ሁኔታ ይኖራል ማለት ነው። እና በብዙ መልኩ ረቀታችንን ጠብቀን የምንቀሳቀስበት ሁኔታ ይኖራል። በተለያየ አለም ላይ ምንም ማለት ነው። እና እንደዛው አሁን ደግሞ ርቀት የሚገድበን ሲሆን ደግሞ እኔ አንዳንዴ በቪዲዮ ማውራት ይጠበቅብናል ምናምን የቪድዮ ጥር አደርጋለሁ ወይ ለሚለው ሀሳብ በሚገባ አደርጋለሁ የሰው ልጅ የሰው ከሰው ጋር ነው። የሚኖረው የተለያየ ዘመድ በተለያዩ አለማችን ክፍሎች ይለውታል በተለያየ በአገር ውስጥም ቅርብ ለቅርብ ላንተ ሩቅ ለሩቅ ሆነን ዘመድ ሊኖር ይችላልና ሩቅ ለሩቅ የሚሆነ ዘመድ ቢሆን አንዳንዴ የምናፋፍቅ ከሆነ ቀጣይ በቪዲዮ ተገናኝተን የምናወራበት ሁኔታ ይኖራል ማለት ነውና። በቪዲዮ የምናወራበት ጊዜ በጣም ብዙ ነገሮችን መወያየት መነጋገር የምንችልበት መንገድ አለ ማለት ነው። እና በብዙ መልክ ስናይ የተለያየ ቪዲዮ ድርጅቶችን የምናደርግበት ሁኔታ አለን የማደርግ አለው ማለት ነው። እና በቅርብ ጊዜ እንኳን በጣም ብዙ ቪዲዮ የቪዲዮ ጠቢያዎች አድርጌያለሁ። ከሰፈር ሰው ከጎርቤቴ ከሀገር ልጅ ጋር በጣም ብዙ ወሬ ነገሮችን እግሮችን ያደረኩበት የቪዲዮ ጥሪዎችን የተወያየሁበት እና ቴክኖሎጂ ያመጣልን ነገር ስናነሳ በጣም ይለያል በቴክኖሎጂ ከዚህ እስከዚህ በኋላ ነገር አይደለም። እና የቴክኖሎጂ ትርፋት ወይ በጣም ብዙ ናቸው የቴክኖሎጂ የሰጠንን ስጦታ ማንም ሰጠን ማለት እንችላለን። ተጠቅመን ደግሞ የምሰራው ስራ በጣም ሰፊ ውጤት ያመጣልናል ቴክኖሎጂ ብዙ ጊዜ ቴክኖሎጂ መታገስ አለብን። ቴክኖሎጂን መጠቀም መቻል አለብን ምክንያቱም ከብዙ ነገሮች አንፃር ቴክኖሎጂን መጠቀማችን ይጠቅመናል እንጂ የሚጎዳ ነገር የለምና። ከዛ አንፃር ምን ቴክኖሎጂ የምጠቀም እና የቴክኖሎጂ ጥሪዎችን ማድረግ እንዲሁም የቪዲዮ ጥሪዎችን ማድረግ የሚቻል ለምሳሌ የቴሌግራም ብላነሳ ቀጥታ ቪዲዮ ጥሪ ማድረግ እንችላለን። በጣም የሚመቸው ነገር እኔ እኔ የምናነሳ ቪዲዮ ጥሪ ማድረግ ይችላል የድምጽ አልፎ ማለት ነው። በድምጽ አልፎ በመስል እየተያየን ከሰዎች ጋር ቀላል ማውራት የምንችልበት ሁኔታ ተፈጥሯል ይሄ ደግሞ በጣም የሚገርም ነገር ነው። ስናስበው እንደዚህ ቀላል ነገር ነው ማለት አይቻልም። ምክንያቱም እኔ የምፈልገውን ሰው እያየሁ የሚፈልገኝ ሰው ደግሞ ሊን እያየን የምናወራበት ሁኔታ አለ። እና በብዙ መልኩ እነኚህ የቪዲዮ ጥሪዎችን የማደርግበት ሁኔታ አለ ማለት ነው። በጣም ብዙ የቪዲዮ ጥሪዎችን አደርጋለሁ የሚለውን ነገር ማንሳት እፈልጋለሁ ብዙ መልኩ ማለት ነው። እና እኔ ቪዲዮ ጥሪዎች ደግሞ በጣም አስፈላጊ እና ወሳኝ ነግሮኛቸው የሚለውን ነገር ማንሳት እፈልጋለሁ። እና የእያንዳንዱ የቪዲዮ ጥሪ ደግሞ ምን አድርገው በተለያየ መልኩ ነው ምክንያቱም ያው አንዳንዴ ሩቅ ለሩቅ እንሆንና እንነፋፈቃለን። ሰው ዘመዱ ይናፍቀዋል የጎረቤት ሰው ይናፍቀው ይችላል የቅርብ ሰው ሙሉ ይናፍቀዋል ዘመድ አዝማድ ይናፍቀው ይችላል። ስለዚህ በቃ ለአሁን ናፍቆቱን ለማየት እነኚህን ሰዎች መኖራቸውን ለማረጋገጥ እየተያዩ ለመውራት ትልቁ ጥቅም የሚሰጠው ማለት የቪዲዮ ነው። ቪዲዮ ጥሪ ማድረግ ነው እና የቪዲዮ ጥሪ በጣም ብዙ ጥቅሞች አሉት። የሚለውን ነገር አጽንኦት መስጠት እፈልጋለሁ። እና ቪዲኦ ጥሪ በጣም ብዙ ጊዜ የማደርግበት ሁኔታ አለ። ከተለያዩ ሰውዬ ጋር አደርጋለሁ የሚለውን ነገር ማንሳት እፈልጋለሁ እና ለምሳሌ የሚሴንቸሪቲ የፌስቡክ ራሱ ስናይ እዛ ላይ ራሱ ገምቼ እንጀር መጠቀም ሴት ቀላል መላላክ እንችላለን። ከዛ ቪዲዮ ማውራት ከፈለግን እዛው ጋር ቪዲዮ ለክተን በቀላሉ ከዛ ሰው ጋር በቂ የሆነ የኢንተርኔት አክሰስ ካለን ወይም ደግሞ በቂ የሆነ ኦንላይን የሚሰራበት ኔትወርክ የሚሰራበት አካባቢ ከሆነ በሚገባ በቀላሉ ቪዲዮ መደዋወር እንችላለን ማለት ነው። እና ቪዲዮ ወጥተን ማድረግ እንችላለን። የምንፈልገውን ሀሳብ መለወጥ እንችላለን ከምንፈልገው ሰው ጋር ማለት እያንዳንዱን ነገር በጥልቀት ለዛውም ደግሞ ፊቱን እያየን ምንድነው የተሰማውም ደስ ብሎታል ከፍቶታል። ተደብሯል ወይስ የሚለውን ነገር እያንዳንዱን ነገር እያየን የሚሰማውን ስሜት እያዳመጥን በተለያዩ አለማችን ክፍሎች ይለውታል በተለያየ በአገር ውስጥም ቅርብ ለቅርብ ላንተ ሩቅ ለሩቅ ሆነን ዘመድ ሊኖር ይችላልና። ሩቅ ለሩቅ የሚሆነ ዘመድ ቢሆን አንዳንዴ የምናፋፍቅ ከሆነ ቀጣይ በቪዲዮ ተገናኝተን የምናወራበት ሁኔታ ይኖራል። ማለት ነውና በቪዲዮ የምናወራበት ጊዜ በጣም ብዙ ነገሮችን መወያየት መነጋገር የምንችልበት መንገድ አለ ማለት ነው። እና በብዙ መልክ ስናይ የተለያየ ቪዲዮ ድርጅቶችን የምናደርግበት ሁኔታ አለን የማደርግ አለው ማለት ነው። እና መጠቀም ያስፈልጋል። የቪዲዮ ጥሪም በጣም በብዙ መንገድ አደርጋለሁ ሚለውን ነገር ማንሳት እፈልጋለሁ በጣም ብዙ የቪዲዮ ጥርዎቶችን የማደርግበት ሁኔታ ይኖራል። ያው እና በጣም በተለይ ደግሞ ከሰፈር ልጆች ጋር ማወራበት ሁኔታ ይኖራል። አንዳንድ ከዘመዶች ጋም የምናደርግበት ሁኔታ ይኖራል። እና በብዙ መልኩ አንዳንድ ቪዲዮ ጥሪዎችን የማደርግበት ሰፊ ሁኔዎች አሉ የሚለው ነገር አጽኖ መስጠት እፈልጋለሁ። እና ብዙ የቪዲዮ ጥሪዎችን የምናደርግበት ሁኔታ ይኖራል። በተለይ ደግሞ ኢትዮጵያ ውስጥ ትንሽ የሚያስቸግርው ኔትወርክ ነው። ግን ያው እነዚህ ኔትወርኮች ወደ አሉበት ቦታ በመጠጋት ጥሩ የሆነ ኔትወርክ ወደ አለበት ቦታ እንትን ብለን እነዚህን የቪዲዮ ጥሪዎች በቀላሉ ማድረግ እና ከምንፈልገው ሰው ጋር መግባባት መወያየት ሀሳባችንን መካፈል እንችላለን። ችግራችንን መነጋገር እንችላለን መረዳዳት እንችላለን ማለት ነው

መታጠቢያ ቤት ውስጥ ትዘምራለህ የሚል ነገር አለ? ያው መዘምር ማናችንም ክርስቲያንም ይሁን ሙስሊምም ይሁን በራሱ ሃይማኖት ፈጣሪ ሚያመሰግንበት መንገድ ነው። ያው መዘምር ማለት እንደምናውቀው የተለያዩ ሃይማኖታዊ ክብረ በዓሎች ይኖራሉ። እነኛ ክብረ በዓላት ላይ የተለያዩ መዝሙሮች የሚዘመሩበት ሁኔታ ይኖራል። ለምሳሌ በቅርብ ያለፈ የጥምቀትን በዓል ብናነሳ። በጣም ብዙ መዝሙር ሲዘመርበትየነበረ በዓል እንደሆነ እናስታውሳለን እና መዝሙሮች በጣም ደስ ይላሉ። እና መዘምር በጣም ሚያስደስት ነገር ነው ብዬ አስባለሁ በብዙ መልኩ ማለት ነው። ፈጣሪን ማመስገን ፈጣሪን ለፈጣሪ ምስጋና ማቅበር ያስደተንን ነገር ማድረግ እና በጣም መዘመር። በጣም ጥሩ የሆነ ነገር ይፈጥርልናል ብዬ አስባለሁ። እና በጣም በጣም ደስ ሚል ነገር ነው ብዬ አስባለሁ። በሃይማኖቱ ዘንድ ፈጣሪን እያመሰገንን ፈጣሪን እያወደስን ፈጣሪን ጸጋውን እንዲያበዛልን እየለመንን እና በብዙ መልኩ ሃይማኖታዊ እንትኖችን እያደረግን ሃይማኖታዊ በዓላቶችን እያደረግን የምንሄድበት ሁኔታ ይኖራል። እና በብዙ መልኩ እነኝ ባህላዊ ነገሮች ደግሞ ሃይማኖታዊ ነገሮች ደግሞ በብዙ መልኩ ራሳችንን ምናስተዋውቅበት ራሳችንን ምንሰራበት ፈጣሪ ጋርም ያለን ግንኙነት ምናቀርብበት የምንገናኝበት በተቻለና ቅንብ ብዙ ሃይማኖታዊ ነገሮች ምናምን እነዚህን አይነት አመለካከት በደንብ በመዘመር ፈጣሪን በማመስገድ ምናሳልፍበት በጣም ብዙ ሁኔታዎች አሉ። እና በብዙ መልኩ ግን ሃይማኖታዊ ነገሮች በመዘመር እንዲሁም ደግሞ በጣም ከሰፊ ወደ ሃይማኖት ነገሮች በማከናወን ራሳችንን ለዛ ነገር ማስተጋዘት ያስፈልጋል ማለት ነው። ፈጣሪ ጋር ቆይ እንደ ማስፋት ይፈልጋል እንዲሁ ደግሞ ራሳችን ከመንፈሳችን ደስ ሚለን ደስ በሚለን ሰዓት ዘምሩ አይደለም የሚለው እና ደስ በሚለን ሰዓት እንደዚህ እየዘመርን ፈጣሪ ብናመሰግን በጣም የተሻለ ነው የሚለውን ነገር ማንሳት እፈልጋለሁ። ምክንያቱም በተቻለን አቅም የሰው ልጅ ሃይማኖት ሊኖረው ይገባል ብዬ አምናለሁ። እና ሃይማኖት ሲኖረኝ ደግሞ መዘምር ያለ ነገር ነው ፈጣሪን ማመስገን ያለ ነገር ነው። እና በመታጠቢያ ቤት ውስጥ ትዘምራለሁ የሚለው ሀሳብ ስመጣበት እኔ መታጠቢያ ቤት ዘምሬ አላውቅም የሚለውን ነገር ማንሳት እፈልጋለሁ። እና ግን ምንድነው? የምዘምረው አንዳንዴ ቤት ውስጥ ጠዋት የምሆን ሰዓት እነዚህ ጠዋት ሲነጋ የሆነ መዝሙር ትዝ ሚለኝ ከሆነ ያንን መዝሙር ተነስቼ ለመዘመር እሞክራለሁ መዝሙሩን ለማለት እሞክራለሁ እላለሁ ማለት ነው። ምክንያቱም መዘመር ያሉት ነገሮች ሃይማኖታዊ ነገሮች በቃ በጠዋት ስነሳ ፈጣሪን አመስግነን ብንነሳ ማታ ስንተኛ ፈጣሪን ሰላም እንደዋለ እናመስግነን ዘምረን ብንተኛ በጣም አሪፍ ነው የሚለውን ነገር ማንሳት እፈልጋለሁ። እኔም ከዛ አንፃር በምችለው አቅም ዘምራለሁ ማለት ነው። ዘምሬ ፈጣሪና አመስግኜ ነው እንትን የምለው ማለት ነውና ፈጣሪ የማመሰግንበት ሁኔታ ሰፊ ነውና። መታጠቢያ ቤት ውስጥ ባልዘምርም በተለያዩ ሃይማኖታዊ በዓላት ወይ ጊዜ እዘምራለሁ ቤት ውስጥም እንደዚህ ብቻየን በምሆንበት ጊዜ የምዘምርበት ሁኔታ አለ የሚለው ነገር ማንሳት እፈልጋለሁ ማለት ነው። እና ብዙ ጊዜ የምንዘመርበት ሁኔታ አለ። እነዚህን መዘምሮች ደግሞ በአግባቡ መዘመር አለብን የሚለው ነገር ማንሳት እፈልጋለሁ። ያው መዘመር ሁላችንም እንዘምራለን እና ሁሉም በየሃይማኖቱ ይዘምራል ፈጣሪን ያመሰግናል ፈጣሪን ያወድሳል። እና አንዳንዶች ደግሞ በቃ የውስጣቸውን ሀዘን የሚያወጣቸውን ምስጋና ፈጣሪ ያላቸውን ሁሉ ነገር የሚያመሰጉን ሰዎች እንዳሉ እናውቃለን። እና መታጠቢያ ቤት ውስጥ በጣም ብዙ ጊዜ የዘምሬ አላውቅም የሚለውን ነገር ማሳት እፈልጋለው። ምናልባት አንዳንዶች እንደ ነገር ሊያደርጉ ይችላሉ ሊኖራቸው ይችላሉ ግን እኔ ከዛ ላይ ካለኝ አንፃር። ያን ያህል አይደለም ወይም ማለት ነው። ቤቴ ውስጥ ግን መዝሙሮችን ብዙ ጊዜ እከፍታለሁ ሃይማኖታዊ ውጪም እንደሚታወቁ የመዝሙሮች ቴክኖሎጂ ያመጣልን ነገሮች ውስጥ በጣም ወሳኝ ነገሮች ብለው ቴክኖሎጂ ከመጣልን ነገሮች አንፃር ስናየው። መዝሙርን ዛሬ በቤታችን መዝሙርም ማዳመጥ እንችላለን መዘመር እንጨርም በቅርብ በቅርብ አለ ስልካችን ማለት ነው። እና በጣም ብዙ ስልካችንን በመጠቀም መዘመር እንችላለን ይሄ ደግሞ በጣም ከምንም ነገር በላይ በጣም ወሳኝ ነገር ነው የሚለውን ነገር ማንሳት እፈልጋለሁ። ምክንያቱም በቀላሉ መዘመር መቻል በቀላሉ ሃይማኖት ፈጣሪ መመስገን። መቻል ትልቅ ነገር ነው ባልዘምር እንኳን የኔ ቤቴ ውስጥ መዝሙር ጠዋት መክፈት ያስደስተኛል። ባለን ቦታ ምናልባት የሆነ ግብጋይ ብዴክ ላይ ያንን መዝሙር ከፍታለሁ ማለት ነው። ጠዋት ተነስቼና መልኩ ፈጣሪን የማመሰግንባቸው ሁኔታዎች አሉ መዘመር የፈጣሪ ማመስገን ያስፈልጋል ሁላችንም ስንኖር እዚህን ምድር ላይ ዘላለማዊ አይደለንም ጊዜያዊ ነው የምንኖረው እና በመኖር ሰዓት ደግሞ ፈጣሪን አመስግነን የፈጠረን አምላክ። አወድሰን ብናልፍ ጥሩ ነውና በተቻለኝ አቅም አይሞን። ቦታዎችም እሄዳለሁ እንዴ እየሄድኩም የምጸልይበት ሁኔታ ይኖራል። እና ብዙ ጊዜ መዘመር ያው ከሰው ወደ ሰው የሚለያይ ቢሆንም እና በጣም ብዙ ስልካችንን በመጠቀም መዘመር እንችላለን ይሄ ደግሞ በጣም ከምንም ነገር በላይ በጣም ወሳኝ ነገር ነው የሚለውን ነገር ማንሳት እፈልጋለሁ። ምክንያቱም በቀላሉ መዘመር መቻል በቀላሉ ሃይማኖት ፈጣሪ መመስገን መቻል ትልቅ ነገር ነው። ባልዘምር እንኳን የኔ ቤቴ ውስጥ መዝሙር ጠዋት መክፈት ያስደስተኛል። ባለን ቦታ ያደላቸው ጸጋውን የሰጣቸው አሉ እና በደንብ እንትን የሚሉ አሉ ከዛው ልክ ደግሞ እኛም እንግዲህ መንጋው ተከታዮች ደግሞ ያን ያህል ጥልቀት እውቀቱ በብዛት ባይኖር ነገር ግን በመዘመር ፈጣሪን በማመስገን ግን ቦዝነንን አናውቅም ባለችን አቅም ፈጣሪ እናመሰግናለን የሚለውን ነገር ማንሳት እፈልጋለሁ። እና ይሄንን ይመስላል አጠቃላይ ስለመዘመር ያለኝ ሀሳብ ማለት ነው

ከደንበኞች ጋር ትሰራለህ ወይ? የሚል ነገር አለ ያው ከደንበኞች ጋር በጣም የምሰራቸው ስራዎች ይኖራሉ። ምክንያቱም ደንበኛ ማለት ንጉስ ማለት ነው ይባላል እና ለምሳሌ አንድ ሱቅ ውስጥ የሚሰራ ሰው ደንበኞቹን ማስቀየም የለበትም በስነ ስርዓት ማስተናገድ መቻል አለበት። የሚፈልጉትን ነገር መስጠት መቻል አለበት እነሱም መስጠት የሚችሉትን ነገር። የሚቀበሉበት ሁኔታ አለ እና እያንዳንዱ ነገር ከደንበኞች ጋር የምንሰራበት ሁኔታ አለ ማለት ነው። እና ምንድን ነው ደንበኛ ማለት? ዛሬ አስደስተህ ከሸኘኸው ነገም እሱ ለብዙ ሰው ነግሮ ብዙ ሰዎች ይዞልህ የሚመጣ ማለት ነው። ዛሬ ጥሩ ደንበኛ ካፈራህ ነገም ጥሩ ደንበኛ ይሆናል ማለት ነው። ዛሬ በአየር ላይ የተገነባ ደንበኛ ከሆነ ደግሞ በጣም አስቸጋሪ ነው የሚሆነው እና። ዛሬ ጥሩ ደንበኛ ከገነባን ነገም ያ ደንበኛ አብሮን ነው የሚቀጥለው የሚለውን ነገር። ማንሳት እፈልጋለሁ እና ደንበኛ ከደንበኞች ጋር ትሰራለህ አዎ በሚገባ እሰራለሁ። ሲጀመር ከደንበኛ ጋር ነው መስራት የምንችለው ራሱ እንጂ። በየጊዜው አዳዲስ ደንበኛ አይመጣልንም እና ግን። ዛሬ ደንበኞች መጥተውልን እነኛን ደንበኞች አስደስተን። አድነናቸው ወይም ደግሞ ለምሳሌ በህክምና ብናነሳ አንድ የግል ክሊኒክ ቢኖረኝ። እነዛ ክሊኒክ ውስጥ የሚመጡ ታማሚዎችን በሚገባ አክሜያቸው አድኛቸው ተፈውሰው ጤናማ ሆነው ወደ ወደ ቤታቸው የሚገቡ ከሆነ ደንበኞች ይሆናሉ ማለት ነው። ነገ እነዚህ ሰዎች ችግራቸው ዋናው ነገር ምንድን ነው? የሰው ልጅ የሚፈልገው ችግሩ መፈታቱን ነው። ስለዚህ ዋናው ነገር ምንድን ነው? ችግር መፍታት ነው። ችግሩን ፈተን እነሱ ደስተኛ ሆነው እንዲሄዱ ካደረግናቸው ምንም ከእኛም የሚሄዱበት እና የሚርቁበት መንገድ አለ ብዬ አላስብም። እና ከዛ አንፃር ስናይ ደንበኞቻችን ጋር ጥሩ ትስስር ከደንበኞች ጋር በሚገባ ነው የምሰራው። ከእነሱ ጋርም ደግሞ ጥሩ ስራዎችን እሰራለሁ ማለት ነው። እና ዛሬ እነኛ ሰዎች አድኜ ብሄድ ነገ ቤተሰባቸው አንድ ሰው ቢታመምባቸው ደንበኛ ነው ብለው ይመጣሉ ማለት ነው። ወደዛ ወደ እኔ ጋር ስለዚህ ከደንበኞቼ ጋር በሚገባ ነው ስራ የምሰራው የሚለውን ነገር አጽንኦት መስጠት እፈልጋለሁ። እና እያንዳንዱ ከደንበኞች ጋር የምሰራውን ስራ በሚገባ እሰራለሁ ማለት ነው። እያንዳንዱን ነገር በአግባቡ ለመስራት እንትን እላለሁ ማለት ነው። እና በተቻለኝ አቅም እያንዳንዱ ነገር ስራ ስንሰራ ያው አጽንኦት ሰጥተን መስራት መቻል አለብን እያንዳንዷን ነገር ትኩረት መስጠት አለብን ማለት ነው። ከደንበኞቼ ጋር በሚገባ ነው የምሰራው የሚለውን ነገር ማንሳት እፈልጋለሁ። እና ከደንበኞች ጋር ትሰራለህ ካልከኝ አዎ በሚገባ እሰራለሁ። በብዙ መልክ እሰራለሁ ደንበኞች ያው የኛ እንትን ናቸው የኛ ማስታወቂያ ቦርድ ማለት ነው። በቃ ደንበኛ ማለት ማለት ምክንያቱም እኛን እኛ መሄድ አይጠበቅብንም እነሱ ማስተዋወቅ አይጠበቅብንም እነሱን ችግራቸውን ፈተን ወይ ደግሞ እነሱ አድነናቸው። ቁስል ኑሮባቸው ቁስላቸውን አጥበን ካዳንልናቸው እነኛ ነገ ቁስል የሚፈጠርበት ሰው ይመጣሉ። ዛሬ በሽታ የሆነ በሽታ ይዟቸው ያንን በሽታ ከፈወስናቸው ከዛ ከበሽታ ነፃ ካደረግናቸው ነገም ይሄን ከዚህ በሽታ ለመዳን እኛ ጋር ይመጣሉ ማለት ነው። እና ከደንበኞች ጋር በደንብ መስራት አለብን። ስለዚህ ነገ ሌላ ደንበኛ ይዘውልን ይመጣሉ እነሱ እንኳን ባይመጡ ሌላ የታመመ ደንበኛ እሱ ጋር እኮ ሄዶ እሱ ጋር እንደዚህ አይነት መድሃኒት አለ እሱ ጋር ሄጄ እንደዚህ ተሽሎኛል ብለው የሚናገሩበት ሁኔታ አለ እና። እነኚህ ነገሮች በብዙ መልኩ ጥቅም አላቸው የሚለው ነገር ማንሳት እፈልጋለሁ። ከዛ አንፃር ነው ማለት ነው። ከደንበኞች ጋር ትሰራለህ? የሚለው ነገር እና ለምሳሌ በቀላሉ አንድ ሱቅ ውስጥ ያለ ደንበኛ አንድ ሱቅ ውስጥ ያለ ባለሱቅ ወይም ደግሞ የሽያጭ ሰራተኛ ከደንበኞቹ ጋር ጥሩ የሆነ እንትን መግባባት ሊኖረው ይገባል የደንበኞችን በእንክብካቤ መያዝ መቻል አለበት። ማመናጨቅ የለበትም ወይም ደግሞ የተለየ የማይሆን ነገር ማሳየት መቻል የለበትም። ስለዚህ ከደንበኞች ጋር ጥሩ የሆነ ግንኙነት ሲኖረው እነኛ ደንበኞች እሱን አክብረው የሚፈልገውን የሚያቀርበውን አቅርቦት አይተው ጥራት ያለውን እቃ የሚወስዱበት ሁኔታ አለ። እና በብዙ መልኩ እነኚህ ጥራት ያላቸውን እቃዎች ደግሞ የሚወስዱት እነኚህ ደንበኞች በተለያየ ጥቅም ጥቅም ለመጠቀም ሲሉ ነው ማለት ነው። እና እነኚህ ጥቅም ለማግኘት ሲሉ ደንበኞች በሚገባ ከእኛ ጋር ይሰራሉ ማለት ነው። እኛም ደግሞ ለደንበኞቻችን ችግር ሊፈታ የሚችል ደንበኞቻችን እርካታ ሊያመጣ የሚችል ደንበኞቻችን ሊያስደስት የሚችል ስራ መስራት ይጠበቅብናል ማለት ነው። እና እነኚህ ስራዎች እንዳለ ሰርተን ውጤታማ ሆነን መስራት የሚጠበቅብን ነገሮች እያንዳንዳቸው ነገሮች መስራት አለብን ማለት ነው። እና እነኚህ ነገሮች በጣም ወሳኝ ነገር ናቸው የሚለውን ነገር አጽንኦት መስጠት እፈልጋለሁ። እና ደንበኛ ንጉስ ነው የሚለውን ነገር እንደውም አንዳንድ የግል መስሪያ ቤት ወይም ደግሞ ደንበኛ እንዲያስቀይምባቸው አይፈልጉም ደንበኛን በአግባቡ ነው የሚይዙት። ደንበኛን አስደስተው ነው የሚይዙት እና ደንበኛን ማስቀየም አይፈልጉም ከደንበኛ ጋር ጥሩ የሆነ ግንኙነት እንዲኖራቸው ነው የሚያደርጉት እንጂ ከደንበኛ ጋር የሆነ የማይሆን ነገር ውስጥ አይገቡም ማለት ነው። እና ደንበኛ ጥሩ ነገር ነው የሚሰሩት። ጥሩ ስራ ነው የሚሰሩት የሚለውን ነገር ማንሳት እፈልጋለሁ። እና ደንበኛ ከደንበኞች ጋር ትሰራለህ ወይ? አዎ በሚገባ ለሚል ሙሉ በሙሉ በሚል መልኩ ደንበኞቼን በአግባቡ እንትን እላለሁ ማለት ነው እንከባከባለሁ የሚለውን ነገር ማንሳት እፈልጋለሁ። ከእነሱ ጋርም አሪፍ ሁኔታ እሰራለሁ የሚለውን ነገር ማንሳት እፈልጋለሁ። የግድ ደንበኛ እንደ ቀላል የምናየው ነገር አይደለም ከደንበኞች ጋር መስራት ማለት ነው። እና በብዙ መልኩ ከደንበኞቻችን ጋር የምንሰራቸው ነገሮች ይኖራሉ እና እነኚህን ስራዎች ደግሞ ከደንበኞቻችን ጋር ነው የምንሰራው ወይም ደግሞ እነሱ ማስታወቂያ ሰሌዳችን ናቸው። ብያለሁ ቅድም እና ምንም ከማያውቀን ሰው ይልቅ የሚያውቀን እና። ከዚህ በፊት ከእኛ አገልግሎት አግኝቶ የሚያውቅ ሰው የተሻለ ከእኛ ጋር ቅርበት ይኖረዋል። የተሻለ እምነትም በእኛ ላይ ይኖረዋል እና እኛም ደግሞ እሱን የተሻለ ቅርበት እና እምነት ይኖረናል በዛ ሰውዬ ላይ ማለት ነው። ነገም የሆነ ነገር እንትን ቢል እኛ ጋር መጥቶ የሚፈልገው ነገር ማግኘት ይችላል ብዬ አስባለሁ። እና በተቻለ አቅም ደንበኞቻችንን በአግባቡ ይዘን የገበያም ሊሆን ይችላል የንግድ ስራችን ማቀላጠፍ እንችላለን ማለት ነው።

ታሪክ መንገር ትወዳለህ ወይ? የሚል ነገር አለ ያው ታሪክን መንገር የምወድበት ሁኔታ አለ። አንዳንድ ጥሩ ታሪኮችን የምንናገር ከሆነ ደስ ይላል እነዚህ መጀመሪያ የሚሰማን ሰው ጥሩ ታሪኮችን የምንነግረው ከሆነ ደስ የሚል ነገር አለው። እና እኔ ደግሞ ደባሪ ታሪኮች የምንነግረውም ከሆነ ያ ሰውዬ ደስ የማይለው ሁኔታ ይኖራል ማለት ነው። እና እንደ ሰው ሁኔታ ይለያያል ደስ የሚላቸው ነገር ይኖራል ደስ የማይል ነገር ይኖራል እና። በብዙ ነገሮች አንፃር ስናይ ደስ የሚል ነገር ይኖራል ደስ የማይልም ነገር ይኖራል ማለት ነው። እና ታሪክን መንገር ትወዳለህ ወይ የሚለው ጥያቄ? ያው የምወድበትም የማልወድበትም ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። ምክንያቱም ታሪክ የምንነግርበት ሁኔታ ይለያያል ከአንዱ ወደ አንዱ ሌላ ሰው የሚለያይበት ሁኔታ እንዳለው መጠኑ ማለት ነው። እና ታሪክን የምናገር መንገር። የምወድበትም ሁኔታም አለ የማልወድበት ሁኔታም አለ እያልኩ እያነሳሁ ነበር። እና ታሪክ በጣም በብዙ መልኩ የምወድበት ሁኔታ አላህ ከብዙ ነገሮች አንፃር ታሪክን በሚገባ ነው የምወደው የሚለውን ነገር መንሳት እፈልጋለሁ። ምክንያቱም ብዙ ታሪኮች ይኖራሉ እነዚህ ታሪክ የሀገር ታሪክ ሊኖር ይችላል፣ የአካባቢያችን ታሪክ ሊሆን ይችላል። በተለያዩ ጀግኖች ያሳለፉት ታሪክ አንዳንድ ጀግና የሆኑ እናቶች ያሳለፉት የህይወቱ ውጣ ውረድ ስኬት ሊሆን ይችላል። በጣም ብዙ ነገሮችን ማንሳት እንችላለን። እና እንደኛው ነገሮች ታሪክ ብለን እናነሳቸዋለን እና በጣም የምንወድበት ሁኔታ ይኖራል። እነዚህን የምወዳቸው ነገሮች ደግሞ በብዙ መልኩ የተለያዩ ተግባራትን የሰሩ ለትውልድ አርያም የሆኑ ለትውልድ አሻራ ያሳረፉ ለትውልድ ራዕይ የሆኑ ለትውልድ እንደ ሞዴል የሆኑ ሰዎች ይኖራሉ። እና እነዚህ ሰዎች ሞዴልነት ደግሞ እነዚህ ሰዎች በአራያነት ደግሞ ሌሎች እንዲከተሉ የዛን ሰውዬ ታሪክ ሊሆን ይችላል። የዛን መሪ ታሪክ ሊሆን ይችላል። ለምሳሌ በጣም ብዙ ታሪካዊ መሪዎች አሉ። እነኚህ መሪዎች በብዙ መልኩ እነኚህ ታሪካዊ መሪዎች የምንነግርበት የተለያዩ ትምህርቶችን ከእነሱ ታሪክ ተነስተን ለሌሎች መንገር እነኛ አይነት ሰዎች እንዲፈጠሩ ምናደርግበት ሁኔታ አለ። እና እነኚህን ታሪካዊ ነገሮች ደግሞ ለሌሎች መንገራችን በጣም በብዙ መልኩ ጠቀሜታ ይኖረዋል ብዬ አስባለሁ። እና ታሪካዊ ንግግሮችን መናገር ያስፈልጋል ታሪካዊ ነገሮችን ለትውልድ ትውልድ ማሸጋገር መቻል አለብን የሚለውን ነገር ማንሳት እፈልጋለሁ። ምክንያቱም ታሪክ ለሰው ካልተነገረው ደግሞ ካልተጻፈ ጠፊ ነገር ነው የሚጠፋ የሚችል ነገር ነው። እና ይሄ ነገር ደግሞ እንዳይጠፋ ታሪክ ሆኖ እንዲቀመት በልቦናችን እንዲቀመጥ ማድረግ አለብን። መጻፍ እና መያዝ መቻል አለበት ወይም ደግሞ ለሌሎች ትውርድ መተላለፍ መቻል አለበት። ከአንዱ ወደ አንዱ ተላልፎ ያ ታሪክነቱ መቀመጥ መቻል አለበት። መዘገብ መቻል አለበት ምክንያቱም ብዙ ነገሮች ያ ሰው እዛ ጋር ሲያልፍ በጣም ብዙ ነገሮችን በህይወት ውስጥ አሳልፎ በጣም ብዙ ነገሮችን በእያንዳንዱ የህይወት እንቅስቃሴ ውስጥ አልፎ ነው። እዛ ጋር የደረሰው እና ይሄን እዛ የደረሰ ሰው ደግሞ እንደማበረታታት ወይም ደግሞ ታሪክን መንገር ነው የሚያስፈልገው። እና በጣም ነው እኔ የምወደው ሰው ለሰዎች ታሪክ መንገር ባለችኝ እውቀት ባለችኝ አቅም የተለያዩ ነገሮችን የተለያዩ ታሪኮችን የማቃቸዉን ነገሮች የተመ የሰማኋቸውን ታሪካዊ ናቸው የምላቸውን ለሰዎች ይጠቅማሉ። በሆነ ነገር በጥሩ ሊሆን ይችላል በመጥፎም ሊሆን ይችላል። ሰዎች ላይ በተቻለ አቅም ጥሩ ተጽዕኖ ሊፈጥሩ የሚችሉ ነገሮችን ታሪኮችን በሚገባ ነው የምነግረው ማለት ነው። እንደውም በልጅነታችን እኮ እንደዚህ አይነት ታሪኮችን እየተነገሩን እኔ ያደግነው በልጅነታችን ተረት ተረት እየተባለ በጣም ብዙ ታሪኮችን ቤተሰቦቻችን እየነገሩን እናትና እና አባታችን ስለ መልካምነት ስለ ቅንነት ስለ ደግነት ስለ ብዙ ነገር ቤተሰቦቻችን እያስተማሩ ነው። ያሳደጉን እና ያው በብዙ መልኩ ማለት ነው። እና እነዚህ ነገሮች ሁሉ አልፈን ነው ዛሬ እዚህ የደረስነው ዛሬ ደግሞ ብዙ ነገሮችን ማወቅ ችለናል። በትምህርት ሊሆን ይችላል በተለያየ ስራ መልኩ ሊሆን ይችላል። በብዙ ነገር እኮ የተለያዩ ታሪኮችን ማወቅ ይችላል። እና እነኚህን ያወቅናቸውን ታሪኮች ደግሞ ለሰዎች ማስተላለፍ መቻል አለብን። ለሰዎች ማሸጋገር መቻል አለብን። እና እነኚህ የምናሸጋግረው ደግሞ በተለያየ ዘዴ በመጠቀም ነው። እነኚህ እውቀቱ የምናሸጋግረው ለሚፈልገው ሰው ማለት ነው። እና በብዙ መልኩ እነኚህን እውቀቶች የማሸጋገርበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። እና እነኚህን ነገሮች ታሪክ መንገር በጣም ነው የምወደው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። በብዙ መልኩ እና እነኚህን ታሪኮች በሚገባ ለሚፈለገው አካል የማደርስበት ሁኔታ አለ። ታሪኩንም ደግሞ ለሰዎች የሚነግርበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። ማለት ነው። ታሪክ ትወዳለህ ወይ? የሚለው ነገር በጣም ብዙ መልኩ ታሪክ መንገር በጣም ነው የምወደው የሚለውን ነገር ማንሳት እፈልጋለሁ። በብዙ መልኩ የተለያዩ ታሪኮችን ለሰዎች መንገር የሚያስደስተኝ ነገር ነው። በተቻለ አቅም ብዙ ታሪኮችን ለትውልድ ለኔ ቀጣይ ትውልዶች የማስቀመጥበት ሁኔታ አለ በምችለው አቅም ማለት ነው። እና ታሪክን መንገር ትወዳለህ ወይ? ካልከኝ አዎ በሚገባ ታሪክን መንገር እወዳለሁ። በተለይ ደግሞ ይሄን ታሪኩ ለሰዎች አስተማሪ ከሆነ ሰዎችን የሚገስጽ ሰው ከሆነ ሰዎችን ደግሞ የሚገባ የሚያስተምራቸው ከሆነ በሚገባ ነው የምነግራቸው ማለት ነው። ታሪኩን እና በብዙ መልክ እነዚህ ታሪኮች ደግሞ ለሌሎች መማር ይሆናሉ። ለሌሎች ራዕይ ይሆናሉ። እና በጣም ብዙ ታሪኮችን መንገር ለሰዎች እወዳለሁ የሚለውን ነገር ማንሳት እፈልጋለሁ። እና ታሪክ እንደ ታሪክነቱ ብቻ ሳይሆን እንደ ትምህርትነቱ መውሰድ ያስፈልጋል። ካለፈው ነገር ተምረን ዛሬ እኛ የራሳችንን ነገር ለመገንባት የግድ ታሪክ ማወቅ አለብን። እና ሌሎችም ለቀጣይ ትውልዶች ለሌሎች ልጆች የሀገራችንን ታሪክ መንገር አለብን። ብዬ አስባለሁ ማለት ነው። እንደ አጠቃላይ ይሄን ይመስላል ያለኝ ሀሳብ በታሪክ ዙሪያ ማለት ነው።

ማሰላሰል ታደርጋለህ የሚል ነገር አለ ማሰላሰል አዎ በሚገባ አደርጋለሁ በብዙ መልኩ የተለያዩ ማሰላሰሎችን የማደርግበት ሁኔታ አለ እና እነኚህ ማሰላሰል የምንላቸው ነገሮች። በጣም ብዙ ነገሮችን ስለማሰላሰል ማንሳት እንችላለን ማለት ነው። እና ማሰላሰል ታደርጋለህ ወይ? ካልከኝ አዎ በሚገባ አደርጋለሁ። ማሰላሰልን ደግሞ በተለያየ መልኩ ነው የማደርገው የሚለውን ነገር ማንሳት እፈልጋለሁ። ምንድነው ማሰላሰል ብለን ስናነሳ ማሰላሰል ማለት የሆነ ሀሳብን ማብላላት ወይም ደግሞ ቆም ብሎ ማሰብ። በጥልቀት ለመረዳት መሞከር ያ ምንድነው እያሰብኩ ያለውት ነገር ሀሳቤስ ትክክለኛ ነው ወይ የሚለውን ነገር? ቆም ብለን ማሰላሰል መቻል አለብን። ዝም ብለን በደመ ነብስ መመራት የለብንም። ሰው ነን እና በሁለቱም ጎን ያለውን ነገር መረዳት ያስፈልጋል። በግራም በቀኝም ያለው ነገር ቆም ብለን ማሰብ ያስፈልጋል። እያንዳንዱን ነገር ማሰብ አለብን ምን ማድረግ አለብን ምን እያደረኩ ነው? እነዚህ ሰዎችን ማሰላሰል የምንለው ለምሳሌ የሆነ ውሳኔ መወሰን ፈለግን የሆነ ውሳኔ መወሰን ፈለገን ያንን ውሳኔ ለመወሰን የምንቸገርበት ሁኔታ ሚፈጠር ከሆነ እንቸገራለን ማለት ነው ስለዚህ ማሰላሰል ያስፈልጋል ማለት ነው። ለመወሰን እና በብዙ መልኩ ማሰላሰል ያስፈልጋል እና ምናሰላስላቸው ሀሳቦች ደግሞ በጣም ብዙ ሀሳቦችን ማሰላሰል ያስፈልገናል ማለት ነው። ለምሳሌ የሆነ ውሳኔ አሁን እያነሳሁ ነበር እና ይሄ ውሳኔ ለእኛ ግራ የሚያጋባ አይነት ከሆነ እና እውነት ይሁን ወይም ደግሞ ውሸት ይሁን በተጨባጭ ምን ለመረዳት የሚያስቸግረን ከሆነ ምን ማድረግ አለብን የሚል ነገር አለ። እና እንዴት ነው የምናሰላስለው እንዴት አሰላስለን? የተሻለ ሀሳብ ማንጣት አለብን የሚለውን ነገር ማሰብ ያስፈልጋል በብዙ መልኩ ማለት ነው። እና በጣም ብዙ ጊዜ እነኚህን ሀሳቦች የማሰላስልበት ሁኔታ አለ። እኔ እንደ አንድ ግለሰብ እነኚህን ሀሳቦች አሰላስላለሁ ምን ማድረግ አለብኝ እንዴት ቢሆን መልካም ነው? የሚለውን ነገር የምናነሳበት ሰፊ ሁኔታ አለ ማለት ነው። እና ብዙ ጊዜ የምናሰላስላቸው በጣም ብዙ ሀሳቦች ይኖራሉ በጣም ብዙ ነገሮች ይኖራሉ እነዚህን ሀሳቦች የምናሰላስላቸው ማለት ነው። እና ምክንያቱም ትክክለኛውን ውሳኔ ለመወሰን ያንን ሀሳብ ማብላላት መቻል አለብን በጥልቀት መመርመር መቻል አለብን። ምንድነው ይሄ ሀሳብ? ያስኬዳል ወይ ብዬ የሚለውን ነገር ማጤን አለብን። ምክንያቱም ማሰላሰል ከዛ ነገር ነው የሚነሳው። እና እያንዳንዱን ነገር በቁም ቆም ብለን ማሰብ መቻል አለብን። ምን እያደረግን ነው ማሰብ አለብን። ምን እየተካሄደ ነው? የሚለውን ነገር እያንዳንዱን ነገር በህይወቴ ውስጥስ ምን መወሰን አለብኝ የትኛው ወሳኝ ነው ትክክል የሚለውን ነገር በጥልቀት መመርመር ያስፈልጋል። ማለት ነው መወሰን ከመወሰናችን በፊት ማሰላሰል በጣም አስፈላጊ ነገር ነው። ምክንያቱም ምናሰላስል ሰዓት ትክክለኛውን ነገር ለመወሰን እንችላለን ምክንያቱም ከምንም ነገር የጸዳውን ከስሜት የጸዳውን ከ ብዙ ነገር የጸዳ የምንለውን ሀሳብ ማሰላሰል እንችላለን። እንጂ ዝም ብለን የምናስበውን ነገር የምናሰላስለውን ነገር ከ ሳይኖር ዝም ብለን የሆነ ነገር ውሳኔ ስናመጣ የሆነ ሀሳብ መጣልን ያን ሀሳብ ዝም ብለን እንትን የምንለው ከሆነ በጣም እንቸገራለን ማለት ነው። ነገር ግን ያን ሀሳብ የምናሰላስል ከሆነ በጥልቀት የምንመረምር ከሆነ። በጣም የምናገናዝብ በጥልቀት ነገሮችን የምንረዳ ከሆነ ያን ሀሳብ አንድ እርምጃ ተራምደናል ማለት ነው። ምክንያቱም ቢያንስ የምንወስነው ውሳኔ አስበንበት እንደዚህ ቢሆን እንደዚህ ይሆናል እንደዚህ ብናደርግ ይሄ ነገር ሊከሰት ይችላል ብለን ጥሩም መጥፎም ጎኑን አመዛዝነን ስለሆነ ወደዛ ነገር ውስጥ የምንገባው ያኔ ማሰላሰል ያስፈልጋል። ማለት ነው እና አሰላስለን የገባንበት ነገር ደግሞ ጥሎ አይጥለንም በብዙ መልኩ ይደግፈናል የሚለውን ነገር ማንሳት እፈልጋለሁ። እና ያው ማሰለሰል በጣም መሰረታዊ የሰው ልጅ ክህሎት ነው ብዬ ነው የማስበው ክህሎት ራሱን የቻለ ሙያ ነው። አንዳንድ ሰዎች ያስባሉ ያደርጋሉ ያስባሉ ያደርጋሉ እና እንደዚህ አይነት ነገሮች ደግሞ ድንገት የተሳሳተ ሀሳብ የመጣ ጊዜ ቆም ብለን የሆነ ነገር ላይ ማሰላሰር ካልቻልን የሀሳብ ራሱ ይዞን የማይሆን ቦታ ሊሄድ ይችላል ማለት ነው። እና ያ ነገር ደግሞ በጣም ጥሩ አይደለም የሚለውን ነገር ማንሳት እፈልጋለሁ። ስለዚህ በተቻለ አቅም ያን ሀሳብ ማሰላሰል በአጽኖት መስጠት ትኩረት መስጠት ያስፈልጋል። ያን ሀሳብ ትኩረት በሰጠነው እና አጽኖት በሰጠነው ቁጥር ያንን ውጤቱ ትክክለኛ ውጤት ማየት እንችላለን ማለት ነው። እና በሚገባ ትክክለኛ የሆነ ውሳኔ ለመወሰን ደግሞ በትክክሉ ማሰላሰል መቻል አለብን ያን ነገር አጢነን መወሰን መቻል አለብን የሚለውን ነገር ማንሳት እፈልጋለሁ። እና ማሰላሰል በጣም አስፈላጊ ነገር እንደሆነ መረዳት እንችላለን ማለት ነው። ከዚህ ርዕስ እንደምንረዳው እና እንደምንነሳው ማለት ነው። በብዙ መልክ ብዙ ነገሮችን ማሰላሰል ያስፈልጋል። እነዚህን የምናሰላስላቸው ነገሮች ደግሞ አንድ እና ሁለት ነገሮች አይደሉም በጣም በጥልቀት ነገሮችን መመርመር ያስፈልጋል። መረዳት ያስፈልጋል እያንዳንዷን ነገር በጥልቀት ማየት ያስፈልጋል። እና በብዙ መልኩ እነኚህን ሀሳቦች ተረድተን መርምረን ወደ ሀሳብ መቀየር ያሉብን ነገሮች ይኖራሉ። እና እነዚህን ሀሳቦች ወደ ሀሳብ መቀየር አለብን የሚለውን ነገር ማንሳት እፈልጋለሁ። እና እያንዳንዱን ነገር ማብላላት እና ማሰላሰል ያስፈልጋል ማለት ነው። እና እያንዳንዱን ሀሳባችንን የምናስበውን ሀሳብ መቆጣጠር መቻል አለብን። ከመወሰናችን በፊት በተለይ አንድ ነገር እነኚህ ነገሮች ይሄ ነገር ባደርግ ልጎዳ እችል ይሆን ወይ ብለን? ቆም ብለን አንድ ነገር ማሰብ ያስፈልጋል የሚለውን ነገር ማንሳት እፈልጋለሁ። በብዙ ነገር አንፃር ማለት ነው። እና እነኚህን ሀሳቦች ደግሞ ማሳደግ ያስፈልጋል በህይወታችን ውስጥ በጣም ጠቃሚ የሆኑ ሀሳቦች